መብራት ሲቆራረጥ ምን ታደርጋለህ ነው። ያው መብራትን እሚተካልኝን ነገር አደርጋለሁኝ ቀን ላይ ከሆነና ምግብ ማብሰል ካለብኝ ከሰል አቀጣጥዬ በከሰል ምግቡን አብስላለሁ። ማታ ላይ ከሆነ ደግሞ ብርሃን ለማግኘት ሻማ እለኩሳለሁኝ ወይንም ደግሞ እንደ ፋኖስ አይነት ነገር እጠቀማለሁ። ያው እሱን እሚተካ ነገር ነው እማረገው